በእጅህ መሸመን ታውቃለህ ወይ? ለሚለው ጥያቄ ያው መሸመን ከመሸመን ብጀምር ራሱ መሸመን ማለት ሸ ሽመና ስራ ወይም የልብስ መስራት ማለት ነው ልብስ በባህላዊ መንገድ መስራት ነው። ሽመና የሚባለው ራሱ በእጅ ነው የሚሰራው ያው ሽመና ሲባል በፋብሪካ የሚሰራውን ሽመና ልንለው አንችልም። የፋብሪካ የምርት ውጤት ነው እሱ በእጅ የሚሰራው ግን መሸመን ተብሎ ይነገራል ያው በባህል እናውቀዋለን። ምንድን ነው? ያው ገበሬው ጥጡን በሴቶች ተፈትሎ የሚቀርብለትን ፍጥጥ በባህላዊ መንገድ ክር ወደ ክር የተቀየረውን ማለት ነው በሴቶች ይዘጋጅና በባህላዊ መንገድ ያንን ሴቶቹ መዳወር መዳወር የሚባል ነገር አለ። ከዛ በኋላ ደግሞ መፍተል የሚባል ነገር አለ። መጀመሪያ ይፈትሉታል ከዛ ይዳውሩታል ወደ ክር ይቀይሩታል ማለት ነው። ከዛ ጠምጥመው ያስቀምጡታል በቀሰም ላይ እየጠመጠሙ ያስቀምጡታል። የሴቶች ሙያ የሚለካበት ነው። እና ነጠላ ጋቢ ይሰራል በአሁኑ ሰዓት ደግሞ በኢትዮጵያ እሱ ነገር በ ከባህላዊ መንገድ አልፎ ወደ ዘመናዊ እየተሸጋገረ ያለበት ሁኔታ ነው ያለው። እኔ ግን በእጄ እሱን መሸመን አላውቅም። የማውቀው ምንድነው? እኔ ያው እንደዚህ እንደሚሰሩ ነው የማውቀው። ከጀርባው ያለውን እውቀት በደንብ ባላቅ በተወሰነ ደረጃ ነጠላ ወይም ጋቢ እንዲሰራለት የሚፈልግ ሰው ወይም ደግሞ ሌላ አይነት ልብስ አሁን በአሁኑ ሰዓት ሁሉም አይነት ልብሶች። በባህላዊ ደረጃ በሚ በተለመደው አሰራር ብቻ ሳይሆን ከተለመደውም ባለፈ በዘመናዊ መንገድ እየተሰሩ ይገኛሉ። እና ይሄ በዘመናዊ መንገድ መሰራቱ ለሁላችንም ትልቅ ጥቅም ነው ያለው። ምክንያቱም ወደ ገበያ የሚወጡ ልብሶች ደረጃቸውን ጠብቀው ወቅታቸውን ጠብቀው እንደ ጊዜው ፋሽን ማለት ነው። ሙሉ ልብስ ቢያስፈልግ የስራ ልብስ ቢያስፈልግ የመዝናኛ ልብስ ቢያስፈልግ የዝግጅት ለሰርግ ለተለያየ ለቤተክርስቲያን ለተለያዩ ኢቨንቶች የሚያስፈልጉ ልብሶችን በዛ በተቀመጠው እንትን ይሰጣሉ እና ይሰሩ ይሰሩታል ስለዚህ ያው የሚያስፈልገው ምንድነው በተቻለ መጠን ያንን ልብስ መጠቀም ነው። ዋጋቸውም እዚህ አሁን እኛ አካባቢ አዲስ አበባ ላይ ሽሮ ሜዳ የሚባል ቦታ አለ። እዛ በስፋት ነው የሚዘጋጀው ኦልሞስት የውጭ ሀገር ዜጎችም የሀገር ውስጥም ለሚፈልጉት አላማ ሄደው እዛ ይገዛሉ ማለት ነው። እኔም ሄጄ ገዝቼ አውቃለሁ ገዝቼ ከማወቅ ባለፈ ግን በእጄ የሽመና ስራ ሰርቼ አላውቅም። ግን እናቶች ያሰራሉ ያው እኔ የማውቀው ተሸምኖ የተሰራውን ተሸምኖ ወደ ቤት ተሰርቶ የመጣውን መቋጨት የሚባል ነገር አለ። ገና ተሸምኖ ሲመጣ ያው በመቀስ ቆርጠውት ጫፍ ጫፉን ብዙ ውበት ሳይኖረው ሳይቋጭ ነው የሚመጣው። እና መቋጨት እችላለሁ። መቋጨት ያው እናቶችም አባቶችም ይሞክራሉ እሱን ነገር ይችላሉ። የሚችሉ ሰዎች አሉ። እኔም ከሚችሉት መሃል ነኝ እኔም ያቺን ነገር ቋጫታለሁ እስከምታልቅ ድረስ ጥሩ አድርጌ አከራታለሁ ያ መቋጨት ይባላል። በተረፈ ግን ከመቋጨት አልፌ ሽመና ስራ ሰርቼ አላውቅም። ማቀው የሸማኔ የሸማኔ መወርወርያ የሚባል አለ። እንዝርት የሚባል ነገር አለ። በቤት ውስጥ እናቶች ጥጡን ወደ ክር ፈልቅቀው ወይም ደግሞ ምንድነው? የሚለው ጥጡን አባዝተው ወይም ደግሞ ምንድነው? ፈትለው ውስጡ ጥጥ ውስጥ ያለ ፍሬ አላቀው እናቶች ይጠቀሙበታል እና በዛ ጊዜ ያው ለሚፈለገው አላማ ለማዋል ይሰሩበታል ማለት ነው።